ጫጫታ ምን ማግኘት ነገር የለም እንዲሁም ጫጫታ ራስ ያሰማማል። ጭንቀት ያመጣልና ከጫጫታ ማገኝብህ ነገር የለም ብዙ ጊዜ ሰላም የሚሰጠኝ። ጫጫታ የሌለበት ሁካታ የሌለበትና ጸጥ ያለ ቦታ ደስ ይለኛል። እና ጫጫታ ለቤት ውስጥ ጦሩ ይመስላል ግን በኋላ ደግሞ ራስ ምታት ያመጣል። ብዙ አውርቶ ሰው ራሱን ይታመማል እና ጫጫታ አልወድም

የፀሀይ መውጣትን አያለሁ ፀሀይ ስትወጣ በጣም ደስ ትለኛለች ስትጠልቅ እና ስትወጣ በጣም ደስ ይለኛል። ያለሁበት ቤት ደግሞ በጠዋት ወደ ቤተክርስቲያን ስለምሄድ ጠዋት መውጣቷን አያለሁ። መውጣቷን ብርሃኗን ስትፈነጥቀው ውበ ለጨለማው ምናምን ነገር ጎህ ስትቀድበት። የፀሀይን መውጣት ሁል ጊዜ አያለሁ ሳያት ደግሞ ያስደስተኛል። እና ሁሌ የፀሀይን መውጣት አያለሁ

መንዳት እችላለሁ። መንዳት የሚባለው መኪና መንዳት አለ። አውሮፕላን መንዳት አለ። መንዳት አለ። ማገት ማለት ነው። እና ከነዚህ ውስጥ ያው እንግዲህ የምችለው መኪና መንዳት እችላለሁ። ሳይክል መንዳት እችላለሁ። ሞተር ሳይክል መንዳት እችላለሁ። እነዚህን ያው መንዳት እችላለሁ ማለት ነው። መንጃ ፍቃድ ስለሚጠይቁ ነግሮ ስለሆነ እነዚህ መንዳት እችላለሁ።

አልጋ ያው መዝቦል ዳርጋ አለኝ ከኤምዲኤፍ የተሰራ ነው ከእንጨት ተጠርቦ ተሞልቶ ማለት ነው የተሰራ መዝቦልድ አልጋ አለኝ ያው እምተኛበትም ብቻዬን ነው አልጋው ሶስት ሰው ያስተኛል። እኔ ግን ያው እምተኛበት ብቻዬን ነው ያው ሚስትም ስለሌለ ልጅም ስለሌለ ማንም ስለሌለ። ምርጥና ደስ የሚል አልጋ አለኝ እና ለብዙ ዘመን ከአስር አመት በላይ ተኝቸበታለሁ።

አጋር የለኝም። የትዳር አጋር ይበላል ወይም ደሞ ሚስት አይደለ ወይም ባል ይበላል እሱ የለኝም እስካሁን ብቸኛ ነኝ። እምኖረው ብቻዬን ነው። እና የትዳር አጋር የለኝም። ቢኖርኝ ደሰ ይለኛል እማፈቅራት ልጅ አለች እምታፈቅረኝ አለች ግን እስካሁን ነግሮች ተመቻችተው አንድ ልንሆን አልቻለም። እና የትዳር እሚለው በጣም ወሳኝ ነው። እኔም ግን የለኝም እስካሁን ማለት ነው። እሱ ቢኖረኝ ደስ ይለኛል።

የማውቀው ምሳሌ የቆጡን አውርድ ብላ የብብቷን ጣለች ሌላ ስትመኝ የራሷን አጣች ማለት ነው። ከዛ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። ይሄ ማለት ቶሎ ቶሎ ያሉት ነገር ምንድን ነው? ቶሎ ቶሎ ያሉት ነገር ሳይረጋጉ የሰሩት ነገር ወዲያው ይፈርሳል። የሰንበሌጥ ግድግዳ መቸም ምንም አይሸከምም። እና እንደዚህ አይነት ተረትና ምሳሌ አውቃለሁ።

ደህና ሀን የሚለው ቃል ሰው ከጓደኛው ጋር ወይም ደግሞ አብሮ ከቆየው ጋር። ሲለያይና። ለየብቻቸው ሲሆኑ ቻው በሚለው ዋንጣንዳ ደህና አሁን እስከምንገናኝ ድረስ። ጠሰላም ያርግህ ጤናውን ይስጥ ዴናሁን ዴና ክረም ይባላል። እና አሁን የመለያ ሰላምታ ነው። የመለያ ሰላምታ ደህና አሁን ይበላል ይሄ ሰው ሁሉ የሚለያይበት ነው ተገናኝቶ ሲለያይ የሚሰጣጥ

ቀልድ መናገር እወዳለሁ ግን ብዙ ጊዜ ቀ አልቀልድም ግን መናገር በጣም ያስደስተኛል እቀልዳለሁ ራሱ። ቀልድ ያለው ሲባል በስልጠና ላይ በስብሰባ ላይ። ቀልድ እናገራለሁ እና ቀልድ መናገር ያስደስተኛል እንድሁም ትምህርት ሳስተምር በቀልድ መልክ። ሰዎችን አስተምራለሁ በቀልድ መልክ እየቀለድኩ ሳስተምር ሰዎቹ ይገባቸዋል። በቀልድ መልኩ ማስተማር ደስ ይላላ ለሰውም ይገባል።

አያት ማለት የአባት እናት ወይም አባት አያት ይባላል። ወይም ደግሞ የኔ እናት አባት ወይም እናት አያት ይባላል ለኔ። አያት ማለት እንደዚህ ነው የኔ አባ የኔ አባት እናትና አባታቸው አያት ይባላሉ። ለኔ የእናቴ ደግሞ እናትና አባት ለኔ አያት ይባላሉ። አያት ማለት ይሄ ነው

ኋላ ማለት አንድን ነገር የሚደረግልን የፈለግነውን ነገር አድርግልን ስንል ያ የሚያደርግልን ሰው ማድረግ ከቻለ ኋላ አደርግልሃለሁ ትንሽ ቆይቼ አደርግልሃለሁ የተወሰነ ጊዜ ጠበቀኝ እንዲ ማለት ነው። እና ኋላ ወይም ደግሞ ሰው ከፊት የሚሄድ ሰው ካለ ከኋላ አለ ብሎ ከእኔ ወደ ኋላ አለ ብሎ ለመግለጽ የሚጠቀምበት ነው ማለት ነው። ይሄ ኋላ ይባላል።

ዋጋው ስንት ነው? ማለት አንድን ነገር ለመግዛት ሲፈለግ አስቀድሞ ዋጋው ይጠየቃል። ገበያ ከሄዶ ልብስ ሊሆን ይችላል። በግ ሊሆን ይችላል በሬ ሊሆን ይችላል። ጤፍ ሊሆን ይችላል። ማንኛውም ነገር ለመግዛት የፈለገ ሰው አስቀድሞ የሚፈልገውን ይሄን ያህል እፈልጋለሁ ዋጋው ስንት ነው? ይላልና አንድን ነገር ከመግዛት በፊት የሚጠየቅ ማለት ነው።

ካልሲ ማለት ለእግር እና ለጅ የሚያገለግል ነው ለእግር ከጫማ በፊት የሚደረግ ነው። እና እግር ብርድ እንዲያበርድ የሚደረግ ነው። እና ለእግር ተደርጎ የሚደረግ ነው። ይሄም ካልሲልዠ ረጅም አለ አጭር አለ። ረጅም ማለት እስከ ቅልጥም ድረስ የሚደርስ አለ። አጭር ደግሞ ተረከዝ ላይ ብቻ እዛችው ምትቀር መካከለኛ ደግሞ እስከ ቁርጭምጭሚት የሚደርስ ይሄ እግር ላይ የሚጠለቅ ካልሲ ተብሎ ይጠራል።

ማክሰኞ ማለት የሰኞ ማግስት ማለት ነው። ማግሰኞ የሳምንቱ ሁለተኛ ቀን ማለት ነው። ማግሰን ነው የሰኖ ማግስት ማለት ነው። በሌላ አባባል ይሄ ማግሰን ነው ይባላል። እና ማግስት ማለት ነው። በሌላ በሌላ ትተረጉም ማለት ነው። ማክሰኞ ሰኞ ማግስት የሳምንቱ ሁለተኛ ቀን ማለት ነው። ይሄ በሰኞ ማግስት የሚመጣ ማለት ነው

ማታ ማለት ጸሃይዋ ስትጠልቅ ሀዋ ጠልቃ ወደ ጨለማ ወደ ምሽት ሲያመራ ማታ ይባላል እሱ። ማታ ከአስራ ሁለት ሰዓት በኋላ ከአንድ ሰዓት በኋላ ያለው ማታ ይባላል።

ሁለት ማለት ተከትሎ እሚመጣ ከአንድ ተከትሎ እሚመጣ ሁለት ይባላል። አንድ ሲደመር አንድ እኩል ይሆናል ሁለት ሁለት ማለት የአንድ ተከታይ ማለት ነው። የአንድ ተከታይ ሁለተኛ ይበላል እና ሁለት ማለት ሁለት የአንድ ተከታይ ማለት ነው ሁለት

ባንክ የገንዘብ ማከማቻ ቦታ ገንዘብ የሚጠራቀምበት የሚቀመጥበት ቦታ ብር እና ዶላር ይሁን ገንዘብ በጥቅሉ የሚቀመጥበት ቦታ ባንክ ተብሎ ይጠራል። የገንዘብ ማከማቻ የገንዘብ ማስቀመጫ የገንዘብ መክተቻ ቦታ ባንክ ተብሎ ይጠራል ማለት ነው።

ሱሪ ማለት ወንድ ልጅ የሚለብሰው ከወገብ በታች የሚለበስ ልብስ ሱሪ ይበላል ከወገብ በታች የሚለበስ ሱሪ። ከስር ጠበብ ብሎ ከላይ ሰፋ ያለ ሱሪ ይበላል ወንዶች የሚለሱት ሱሪ ተብሎ ይጠራል። ብዙ ጊዜ በገጠር ባህል በተለይ በስፋት ይለበሳል። በ በሱሪ ማለትም ከስር ጠፋ ብሎ ከላይ ሰፋ ያለ እስከ እግር ጣት ድረስ እስከ ቁርጭምጭሚት ድረስ ተደርጎ የሚሰፋ

ወተት ማለት የላም ተዋጽኦ ነው የላም ተዋጽኦ ነው። ከላም ታአልቦ የሚገኝ ከሰው ልጅም ለልጇ ከሰው ልጅም ከመጫት ከወለዴች እናት ከሴት የሚገኝ ከበግም ከፍየልም ይገኛል። እና ከወለደች እናት የሚገኝ ጡት ካላት ከወለደች እናት የሚገኝ ከጡቷ የሚወጣ ወተት ተብሎ ይጠራል። ወተት ተበሎ ይጠራል። ይሄ ከወለደች ሴት እናት ከጡቷ የሚወጣ ወተት ተብሎ ይጠራል።

አውቶቢስ የህዝብ ማመላለሺያ ብዙ ህዝብ የሚይዝ መኪና አውቶቡስ ይበላል ብዙ አውቶቡስ ብዙ ህዝብ የሚይዝ መኪና። ብዙ ህዝብ የሚይዙ የሚያጓጉዝ መኪና ወታይብስተው ብዙ ህዝብ ከስልሳ ሰው በላይ ከአርባ ሰው በላይ የሚይዝ መኪና አውቶቡስ ተብሎ ይጠራል። ከአርባ እና ከስልሳ ሰው በላይ የሚይዝ መኪና አውታዊ ውስጥ ተውሎ ይጠራል ማለት ነው።

ደቂቃ ማለት የሰዓት መቁጠሪያ ነው። ደቂቃ ደቂቃ ቆጥሮ ቆጥሮ ስልሳ ስልሳ ሲሟላ ሰዓት ይሆናል። ደቂቃ ማለት የስልሳ ሰከንድ ውጤት ነው። የስልሳ ሰከንድ ስልሳ ሰከንድ ሲሞላ አንድ ደቂቃ ይሆናል። እና ደቂቃ የሰዓት ድምር ነው። የሰከንድ ድምር ነው። ደቂቃ ደግሞ ሰዓትን ይሰጣል። አንድ ሰዓት ለመሆን ስልሳ ደቂቃ ያስፈልጋል አንድ ደቂቃ ለመሆን ስለ ሰዓት ሰከንድ ያስፈልጋል። ስለዚህ ደቂቃ ማለት የሰከንድ ድምር የስልሳ ሰከንድ ድምር አንድ ደቂቃ ነው።

አባት ማለት ወላጅ ማለት ነው። ፈጣሪ ይበላል፣ ወላጅ ይበላል፣ ሁለት አይነት አባት አለ። ሰባት አይነት አባት አለ፣ ግን ከዛ ውስጥ ወዳጅ አባት፣ ፈጣሪ አባት፣ የንሳህ አባት፣ የነፍስ አባት፣ የእንጀራ አባት፣ የጡት አባት፣ የክርስትና አባት እየተባለ ይጠራል እና አባት በተለያየ ጥናት በጥቅሉ ሁለት አይነት ነው። ፈጣሪ አባትና ወላጅ አባት ተብሎ ይታወቃል ማለት ነው።

ክፍያ አንድ ሰው ለሰራበት የሚከፈል የደም ዋጋ የላብ ዋጋ የልፋት ዋጋ የላብ ዋጋ ደሞዝ ክፍያ ይባላል። ሰው የቀን ስራም ሰርቶ ይሁን የግማሽ ሰዓትም ሰርቶ የአንድ ቀንም ዞሮ በኮንትራትም ሰርቶ በማንኛውም ነገር ሰርቶ ለሰራበት ላቡን ላፈሰሰበት የሚያገኘው። ደሞዝ ክፍያ ይባላል

እጅ ማለት የሰው እጅ አንድ አካል ነው ሁለት እጅ አለ ግራና ቀኝ እጅ ለመብላት ለእቃ ማንሳት ለተለያዩ ስራዎችን ለመስራት ይጠቀማል እና የሰው አከል ነው።

ትልቅ ማለት በቁመትም በውልደትም በእድሜም በሁሉም የሚበልጥ እዛ አካባቢ ወይም አንድ ቤት ውስጥ ካሉ ሰዎች ቀድሞ እድሜውም ቁመቱም የሚበልጥ ትልቅ ይበላል እድሜውም ቁመቱም የሚበልጥ ትልቅ ይባላል።

ልምድ ማለት አንድን ነገር ለረጅም ጊዜ ሲሰሩ ወይም የማዘውትሮ ማድረግ ልምድ ይባላል። ተደጋጋሚ ተደጋጋሚ ተደጋጋሚ ተደጋጋሚ ብዙ ጊዜ የሚደረግ ነገር ልምድ ይባላል። ልምድ

አመሰግናለሁ ማለት አንድ ሰው ስራ ሰርቶልን ወይም እገዛ አድርጎልን የምንሰጠው መልስ ነው። አዎ ላገዘን እገዛ ወይም ደግሞ የሆነ ተግባር ጠይቀናል ያንን ከፈፀመልን። ለምላሹ የምንሰጠው ምስጋና ነው። አመሰግናለሁ ማለት ላደረክልኝ ነገር አመሰግናለሁ እኔ

ትምህርት በጣም ጠቃሚ ነው። የሰውነት አስተሳሰብን ይጨምራል። አርቆ አስተዋይ ያደርጋል። እውቀት ይጨምራል። ለስራም ጠቃሚ ነው። ለሀገርም እድገት። ለሰውም ለውጥ ትምህርት በጣም አስፈላጊ ነው። እና መማር የተማረ ለሀገርም ያኳራል ለራሱም ይኳራል የተማረ

መታጠቢያ ያው ገነት አለ የወንዝ መታጠቢያ አለ የሻው የገንዳ የቧንቧዋ መታጠቢያ አለ የገንዳ መታጠብ ያለ በቧንቧ ተደርጎ ሚሰራ አለ በገንዳ ላይ ተቀምጦ ሰው ገንዳ ላይ ተኝቶ ሚታጠብ አለ ወንዝ ላይ ደግሞ ወራጅ ውሃ ላይ ሚታጠብ አለ እና መታጠቢያ ማለት ሰውነት ምታጠብበት የሰውን ገላ ምታጥብበት ማለት ነው። በክረምት በክረምት ወንዝ ላይ እንታጠባለን

ኦክቶበር ማለት። በእኛ ጥቅምት ማለት ነው በእኛ በኢትዮጵያ ሁለተኛ ወር። መስከረም ሴምቴምበር ዌይ መስከረም የሚባል ኦክቶበር ጥቀምት ይባላል። ጥቅምት ላይ በእኛ ሁለት ወርኛው ነው። በውጪዎች አቆጣጠር ኦክቶበር ማለት። አስረኛው ወር ነው አስረኛው ወር ነው በእኛ ጥቅምት ነው። ማለት

ውሃ ሲጠማው ሰው ጠማኝ ይላል ውሃ ሲጠማው ደግሞ ፍቅር ሲጠማውም ጠማኝ ይላል። የመጥማት አይነት ክርስቶስ ተጠማሁ ብሎ በመስቀል ላይ ሆኖ አሁን ተጠማኝ ያለው እሱ ግን። በወቅቱ የሰው ፍቅር ነው ጥሩ ሰው ያለው ጥሩ አስተሳሰብ ያለው ሰው ተጠማሁት አለ። እና ግን እኛ ጠማኝ የምንለው ውሃ ሲጠማን ነው። የሰውን ፍቅር የሚጠማው አለ ጠማኝ

ጆሮ ማለት ያው በእመስሚያ ነው መስሚያ። ሰው ሁሉም ፍጥረት ሁለት ሁለት ጆሮ አለው የሚሰማ ነገሩ መስሚያ ነው ድምጽ ይቀበላል ይቀበልና አለዚያ አድርጎ ከዛ እንዲሰማ ሚያደርግ ነው። የዲምጽ መሰብሰቢያ ነው ዞሮ መስሚያ ማለት ነው። ማዳመጫ መስሚያ ጆሮ ይበላል።

ኦገስት ማለት በእኛ ነሀሴ ማለት ነው። ነሀሴ አስራ ሁለተኛ ወር ማለት ነው። በኢትዮጵያ በእኛ ማለት በኢትዮጵያ አስራ ሁለተኛ ወር ማለት ነው። ማን ነሀሴ ማለት ነው። እሱን ደግሞ በፈረንጆች ደግሞ ስምንተኛ ወር ነው። ኦገስት ይሉታል። ስምንተኛ ወር ተብሎ ይጠራ ማለት ነው። የወራቱ ስምንተኛ ወር ተብሎ ይጠራል። እሱ

ቆንጆ የውበት መለኪያ ነው ያው ቆንጆ ይበላል በጣም ቆንጆ ነው ውበቷን የሚያመር የደም ግባት ያለት ቆንጆ ይባላል። ለሰውም የሚጠቀስበታል ለስራ ራሱ። ጥሩ የተሰራ ከሆነ የቆንጆ አድርጎ ተሰርቷል ይባላል ለውበት መግለጫ ነው። ቆንጆ ማለት የውበት መግለጫ። የስራው ውበት መግለጫ ነው። የሰው ልጅ ቆንጅና ውበት መግለጫ ነው። ቆንጆ ማለት ነው

ይቅርታ አንድ ሰው ጥፋት አጥፍቶ ከጥፋቱ ይቅር እንዲበል ይቅርታ ይላል ሳያይ አጥፍቶ ሲያውቅ ሳይሆን ሳያውቅ ጥፋት አጥፍቶ ጥፋቱን ይቅር እንዲሉት ይቅርታ ይጠይቃል። ይቅርታ ትልቅ የምህረት የሰላምን ማውረጃ ነው። ይቅርታ የምህረት እና የሰላም ማውረጃ ነው። እና ለጥፋቱ መካሻ የሚመጣው ይቅርታ ነው።

ሀሙስ ማለት ሀመሳ አምስተኛ ቀን ማለት ነው። ሀመሳ አምስተኛ አምስት አደረገ ከሚለው ግስ የተገኘ ሲሆን አምስተኛ ቀን አላለም ከጥንተ እለት አምስተኛ ቀን ተብሎ ይቆጠራል። ስሙም የተገኘው ከዛ መነሻነት ነው

ነገ የዛሬ ማግስት የዛሬ ዛሬ አለ ወዲህ የዛሬ ማግስት ነገ ይባላል ዛሬ ዝሮ ከዛ ነገ የሚመጣው ቀን ቀጣው ቀን የወዴፊቱ ቀን ነገ ይበላል የቀጣዩ ቀን የወደፊቱ ቀን የሚመጣው ቀን ነገ በመባል ይጠራል ማለት ነው ገና ወደፊት የሚመጣ ማለት ነው ወደፊት የሚመጣ

ወንበር ማለት መቀመጫ ነው መቀመጫ ከወንበር ከተለያዩ ነገሮች ይሰራል ከእንጨት ይሰራል ከድንገት ይሰራል ከሶፋ ይሰራል ከፕላስቲክ ይሰራል ስለዚህ ወንበር በትኩል ምን ማለት ነው? ወንበር ማለት ማረፊያ ቦታ ማለት ነው። ለአንዴ ሰው ለሁለት ሰው ለሶስት ሰው ለብዙ ሰው ይሰራል። በግር ያለው እሚሽከረከር። ክርስቲያኖ ሬስቶራንት እና ወንበር ማለት መቀመጫ ማረፊያ ማለት ነው

ፈጣን ሚፈጥን ሚቸኩል ቶሎ የሚደርስ ቶሎ የሚያበቃ ቶሎ ደርሶ የልብ የሚያረካ ማለት ነው። ፈጣን ማለት ቶሎ ሚደርስ። ቶሎ ደርሶ የልብ የሚያረካ የፈጣን ይበላል። ቶሎ ደርሶ የልብ የሚያደርግ በፍጥነት የሚርስ ነው። የፈጣን በፍጥነት

ወር ወር ሰላሳ ቀናት ተጠራቅሞ አንድ ወር ይሆናል። ሰላሳ ቀን ሰላሳ ቀን ሲሆን አንድ ወር ይባላል አንድ ወር ለማለት ስንት ነው? ሰላሳ ቀን። አንድ ሁለት ሶስት አራት ተብሎ እስከ ስንት እስከ ሰላሳ ተቆጥሮ ወዲህ ይባላል እና በቀን ብዛት ሰላሳ ቀን ነው። እና ይሄ አንድ ወር ይባላል ማለት ነው

ድንገት የሚፈጠር ነገር ሳይታሰብ የተፈጠረ የአካል ጉዳት ሊሆን ይችላል። የጥርስ መውለቅ የአይን መጥፋት ወይም ደግሞ የግር መሰበር የዝሮቻን ግን አደግ ድንገት በግልጽ ላይም በሰው ላይም በንብረት ላይም በገንዘብ ላይም ድንገት ሳይታሰብ የሚፈጠር ነገር ሳይታቀድበት የሚፈጠር ነገር አደጋ ይባላል።

ያነ ሰው አንዴ ነገር ተሳክቶለት ደስታውን ለመግለጽ እንኳን ደስ አለህ ይባላል ለምሳሌ ተምሮ ብመረቅ እንኳን ደስ አለህ ለዛ አበቃህ ደስታውን መግለጫ የሰውየውን ደስታ ለመግለጽ ስንፈልግ እንኳን ደስ አላት። የተደሰተው አካል ደስታውን እናም ስንት መግለጽ ስንፈልግ እንኳን ደስ አለህ እንላለን